በጣም አሪፍ የሆነ ጥያቄ ነው። አዎ በአካባቢዬ ላይ በጣም ድልድይ አለ። ይሄ ድልድይ ደግሞ በተለይ ባለውበት ሰፈር ላይ። በጣም ትልቅ ወንዝ አለ ይህንን ወንዝ ስናቋርጥ። ያው በውሃው ከመግባት ውሃው ሊያራጥበን ስለሚችል ውሃው ደግሞ ሊያቆሽሽን ስለሚችል። ተብሎ ታሳቢ ተደርጎ የተሰራ በአካባቢያችን ላይ በልማት የተሰራ ድልድይ አለ። በመንግስት ድጋፍ አማካኝነት ማለት ነው። ስለዚህ ይሄ ድልድይ ያው ብዙዎቻችንን እየጠቀመ ይገኛል ማለት ነው። ስለዚህ በእኔ አካባቢ ላይ ያሉ ማህበረሰቦች በሙሉ ሲጓዙ ይህንን ድልድይ እየቆረጡ ነው የሚሄዱት ማለት ነው። ምክንያቱም ይህንን ድልድይ እየቆረጡ የማይሄዱ ከሆነ። ቅድም እንዳልኩት ምንድነው? በውሃው እየረጠበው መሄድ በውሃው እየበሰበሱ ጫማችን ውስጥ ውሃ ይገባል ልብሳችንን በደንብ በውሃ ይረሳል ይረጥባል እና ለተለያዩ ነገሮች ጉዳቶች ሊያጋልጠን ስለሚችል። ምንድነው? ድልድዩን ልንሰራው ቻልን ማለት ነው። ስለዚህ ድልድዩ አሁን በጣም አሪፍ ነው። ሰው ብቻ አይደለም እንስሳቶችም በዛው በድልድይ ላይ ነው የሚሄዱ። እንስሳትም ሰውም ብቻም አይደለም መኪኖችም ጭምር በድልድዩ እየቆረጡ ድልድዩን ተሻግረው ይሄዳሉ ማለት ነው። እና በአካባቢያችን ላይ ያለው ድልድይ በጣም አሪፍ ሆኖ የተሰራ። ዲዛይኑ ወይም ደግሞ ሞዴሉ ደግሞ በጣም አሪፍ አለም አቀፍ የሆነ ሞዴልን። ተላብሶ የተሰራ ድልድይ አለ ማለት ነው። እና ይሄ ድልድይ በአሁኑ ሰዓት በአካባቢዬ ላይ በጣም እየጠቀመን ብዙዎቻችንም ወደ ስራ ቦታም ሲሆን ወደ ቤታችንም ስንመለስ ሳንሳቀቅ ክረምትም ቢሆን ደግሞ ጭቃው በሚሆንበት ሰዓት ጎረፉም በሚበዛበት ሰዓት ጭምር። በጣም ሳንቸገር ሳንሰቃቅ በሰላም ከስራ ቦታ ወደ ቤታችን የምንመለስበት ጠዋትም ደግሞ ወደ መስሪያ ቤትም ደግሞ ስንሄድ። ምንም ነገር ችግር ሳይገጥመን ከቤት ወደ መስሪያ ቤት ወደተለያዩ ስራ ቦታ ወክ ስንሄድም ምንም ችግር ሳይገጥመን የምንሄድበት። ጥሩ የሆነ ድልድይ በአካባቢዬ ላይ አለ ማለት ነው። ስለዚህ ያው ድልድይ ደግሞ በጣም አስፈላጊ ነገር ነው። ምክንያቱም ድልድይ ከሌለ። እንግዲህ ሰዎች በተለያየ አደጋ ሊጋለጡ ይችላሉ። ለጎርፍ በተለይ በጭቃ በተለይ በክረምት ወራት ላይ በጣም በረካታ አይነት እንግልት አለ ማለት ነው። እና ያንን ታሳቢ በማድረግ በአካባቢዬ ላይ አሪፍ የሆነ ድልድይ አለ ማለት ነው

በጣም አሪፍ የሆነ ጥያቄ ነው የምመርጠው የሙቀት መጠን በጣምም ሳይበዛ ሰላሳ ሰባት ዲግሪ ሴልስየስ የሆነ የሙቀት መጠን በጣም እወዳለሁ። በሰውነቴ ውስጥ ያለው የሙቀት መጠን ሰላሳ ሰባት እንዲሆን በአካባቢየ ውስጥ በመኖርበት አካባቢ ላይ ደግሞ ያለው የሙቀት መጠን ደግሞ ብዙ ጊዜ ከሃያ ሶስት ሃያ አራት አካባቢ ላይ ቢሆን ደስ ይለኛል። ምክንያቱም ያው ሙቀት እንግዲህ የሰውን ልጅ በጣም ሊጎዳ ይችላል በጣም ቅዝቃዜም ሲሆን ደግሞ የሰውን ልጅ ሊጎዳ ስለሚችል መካከለኛ ሙቀት ያለው አካባቢ በጣም እመርጣለሁኝ። በጣም ያልቀዘቀዘ በጣም ደግሞ ያልሞቀ ማለት ነው። በተለይ ሃያ ሶስት ሃያ አራት ዲግሪ ሼልሲየስ ያለበት የሙቀት አካባቢ ለሰው ልጅ በጣም ተስማሚ ነው። ምክንያቱም እንግዲህ የሙቀት መጠኑ መጠኑ ደግሞ በጣም ቀዝ ቀዝ ሲል ወይም ደግሞ በጣም በማይሞቅበት ሰዓት። አንደኛ ቆዳችንን ከተለያዩ ፀሀይ ወይም ደግሞ ከዚህ ከፀሀይ ጨረር በኩል የሚመጣ ከፍተኛ የሆነ የፀሀይ ልቀት አለ። ከዚያ ነገር በመጠበቅ መካከለኛ የሆነው ቆዳችን ላይ በተለይ በሚያርፍበት ሰዓት ቆዳችን እንዳይጎዳ ማድረግ ቆዳችንን በደንብ እንዳይበሳው ማድረግ ይችላል። ዝቅተኛ የመውቀት መጠን ያለበት አካባቢ ማለት ነው። በጣምም ሲቀዘቅዝ ደግሞ ምንድነው ቆዳችን ማግኘት የሚጠበቅበትን አይነት ሙቀት ከሙቀት ደግሞ ከፀሀይ ደግሞ ብዙ ሀይል አለ አብሮ ማለት ነው። እና ያንን ሀይል በአግባቡ እንድንጠቀም መካከለኛ ሙቀት ያለው ያየር ፀባይ በጣም ለኔ ይስማማኛል እኔ በጣም እመርጠዋለሁ። ስለዚህ እኔ የኔ የምመርጠው የሙቀት አይነት መጠን በተለይ ከሃያ ሶስት ዲግሪ ሼልሲየስ እስከ ሃያ አራት ዲግሪ ሼልሲየስ ያለው የሙቀት መጠን በጣም ለኔ ተስማሚ ነው ለኔ በጣም ይስማማኛል ብዬ አስባለሁኝ ማለት ነው። እና ያ ቢሆን በጣም አስፈላጊ ነው። ምክንያቱም ሙቀት በጣም በሚጨምርበት ሰዓት እንዳልኩት በጣም አደጋ ሊያስከትል ስለሚችል በጣምም ያልሞቀ በጣምም ደግሞ ያልቀዘቀዘ ቢሆን ለኔ በጣም ምርጫዬ ነው። ለኔ በጣም ይስማማኛል ማለት ነው። ስለዚህ የምመርጠው የሙቀት መጠን ሃያ ሶስት ከሃያ ሶስት ዲግሪ ሼልሲየስ እስከ ሃያ አራት ዲግሪ ሼልሲየስ ያለውን የሙቀት መጠን ነው ማለት ነው

በጣም ጥሩ የሆነ ጥያቄ ነው በእግሬ እንግዲህ ልጓዝ የምችለው የርቀት መጠን እስከ ሰላሳ እስከ ሰላሳ አምስት ያህል ኪሎ ሜትር በቀን ውስጥ የመጓዝ አቅም ወይም ደግሞ በቀን ውስጥ የመራመድ የመጓዝ የመሄድ ጉልበት ወይም አቅም አለኝ ማለት ነው። ይሄ የሆነበት ምክንያት ደግሞ ያው ከልጅነቴ ጀምሮ በጣም በርካታ ቦታዎችን እጎበኝ ነበረ በጣም በርካታ ተራራማ አካባቢዎችን በእግሬ ለረጅም ሰዓታት ያህል ለረጅም ቀናቶች ያህል ስጓዝ ስለነበረ በዚያ ላይ ደግሞ ልምድ ስላዳበርኩኝ። በዚሁ አጋጣሚ እስከ ሰላሳ አምስት ኪሎ ሜትር ያህል በቀን የመጓዝ አቅም አለኝ ሳይደከመኝ ማለት ነው። እና በዚህ አጋጣሚ ርቀት ያለው ቦታ መጓዝ በጣም አስፈላጊ ነው ለምን ለጤና በጣም ተስማሚ ነው። ከዚያ ባሻገርም ደግሞ ትራንስፖርት በሌሉበት አካባቢ ላይ ደግሞ ያው ምንም ምርጫ ስለማይኖር ርቀት ያለውን መንገድ እንድጓዝ በጣም እንድገደድ ያደርገኛል ማለት ነው። ስለዚህ ርቀት ያለው ቦታ መሄድ በጣም አስፈላጊ ነው። እስከ ሰላሳ አምስት ኪሎ ሜትር ያህሎችን ያህል ደግሞ በደንብ እኔም እጓዛለሁኝ ማለት ነው። ይሄ የሆነበት ትልቁ ምክንያት ደግሞ አንደኛ ያው በልጅነት ጊዜ በተለይ ብዙ ጊዜ በጉዞው የምናሳልፋቸው ነገሮች እድሜያችን እየገፋ ሲሄድ ብዙ ጊዜ ወደ ልማድ ይቀየራል ማለት ነው። ስለዚህ ይሄ ልማድ ደግሞ ጠንካ ራ ጎናችን ሆኖ ባህሪያችን ማንነታችን ይሆንና ወደ ጥንካሬያችን ወደ አቅማችንን በደንብ እንድናወጣ ያደርገናል ማለት ነው። ስለዚህ በእግሬ ያው ልጓዝ የምችለው በቀን እስከ ሰላሳ አምስት ኪሎ ሜትር ያህል መጓዝ እችላለሁኝ ማለት ነው። ስለዚህ በጣም ጠንካራ ነኝ ረጅም ምርቀት መጓዝ እችላለሁኝ። ይሄንን